በቀን ስንት ሰዓት ስልክ ትጠቀማለህ ይላል ጥያቄው? እኔ በቀን ለረጅም ሰዓት ስልኬን እጠቀማለሁ ስልክ ላይ ነው ጊዜዬን አብዛኛው ጊዜዬን የማሳልፈው። ቤት ውስጥም ስራ በማይኖረኝ ሰዓት ቤት ቁጭ በምልበት ሰዓት ስልኬን ላይ ነው ያለኝን ሰዓት የማጠፋው ማለት ነው። ብዙ ጊዜ ስልኬን በመጠቀም ነው ጊዜዬን የማሳልፈው አሳልፈው። እንዳልኩት ስራም የለኝም እቤት ነው ቁጭ ብዬ የምውለው። እና በ በቃ ረጅም ላለ ሰዓት ቤት ውስጥ መሰራው ሌላ ሌላ ከፅዳት ጀምሮ ያሉትን ስራዎች በማልራበት ሰዓት። ያለኝን የትርፍ ሰዓት ስልኬ ላይ ነው የማጠፋው ማለት ነው። ገና ስራ አላገኘሁም ቤተሰቦቼ ጋር ነው እየኖርኩ ያለሁት። እና በቃ ግማሹን ቀን ማለት ይቻላል ስልኬ ላይ ነው ያለኝን ጊዜ የማጠፋው። ከዚህ በተያያዘ ወጥቼም ሊሆን ይችላል ወይ ደግሞ ቤት ውስጥ ቁጭ ቤት ውስጥ ቁጭ በምል ሰዓት ለረጅም ሰዓት እጠቀማለሁ ስልኬን። ከዛ ባለፈ ደግሞ ወጥቼ ሊሆን ይችላል የሆነ ቦታ ደርሼ እንኳን ስመለስ ስልኬን ታክሲም እየተጠቀምኩ ስልኬን ወይ ቪዲዮ ወይ የሆነ ነገር ብቻ በስልኬ የሆነ ነገር የተጠቀምኩ ነው የሚሄደው። ወይ ቲክቶክ ቪዲዮ እያየሁ ሊሆን ይችላል ወይ ደግሞ ዩቲዩብ ቪዲዮ እያየሁ ሊሆን ይችላል። ወይ ቴሌግራም ላይ ቻት እያደረኩ ሊሆን ይችላል። እንደዛ በማድረግ በታክሲም በተለያዩ ትራንስፖርቶች በምገባበት ሰዓት ከስልኬ ላይ ነው በስልኬ ነው። እና ስልኬ ጓደኛዬ ነው ብዬ ነው የማስበው። እና የስልኬን ክፉም አታሳየኝ የሚል ነገር የሆነ ቦታ ላይ አይቼ በጣም ነው የወደድኩት። ምክንያቱም ስልኬ የሆነ ነገር ተበላሽቶም አይቼው ስለማቅ ነው። ተበላሽቶ ብዬ ነበር በጣም ይደብረኛል። ያለ ስልክ ማሳለፍ ሁሉ አልችልም ልክ መብራት ጠፍቶ ስልኬም ቻርጅ በሚጠፋበት ሰዓት በጣም ነው የሚደብረኝ። እና ከስልኬ ጋር ለየት ያለ ቅርበት አለኝ ይሄ ነገር ግን ይጎዳኛልም ብዬ አስባለሁ። ምክንያቱም ነገ እንኳን ስራ ባገኝ ያ የስልክ ፍቅር አይወጣልኝም ብዬ ነው የማስበው እና ያያ ይጎዳኛል። ሁሌም የማስበው ነው። ዛሬ ቆይ እስኪ አልጠቀምም እንደዚህ ላድርግ እስኪ ራሴ በቃ ራሴን እንትን ብያለሁ ረስቻለሁ ማለት ይቻላል። ዛሬ እስኪ ይሄን ስልክ መጠቀም ላቁምና እንደዚህ ላደርግ ምናምን ብሎም በቃ ቤትም እያጸዳሁ ስልኬን ይዤ ነው። ወይ ቪዲዮ እከፍታለሁ ወይ ዘፈን ከፍታለሁ። የተለያዩ ነገሮችን በማድረግ ነው ቤት ሁላ የማጸዳው። ከስልኬ ከጎኔ አይለየኝም ሌላም ሰው እንዲነካብኝ አልፈልግም። አሁን ስልኬን እየተጠቀምኩ የሆነ ቪዲዮ እንኳን የሚያስቅ ቪዲዮ እንኳን አይቼ። ጓደኛዬንም እንኪ እስኪ ይሄን ነገር ይውላችሁ ከእጄ ላይ ከተቀበለችኝ በቃ ይደብረኛል ለምን እንደሆነ ግን አላውቅም። ይመስለኛል ከልምድ የመጣ ከልምድ ከልምድ የመጣ ነገር ነው። እና በጣም ነው የሚደብረኝ ያለ ስልክ መቀመጥ። ቻርጅ በሚዘጋ ሰዓት መብራት በሚጣ ዋይፋይ በሚቋረጥ ሰዓት። በጣም ነው የሚደብረኝ ማለት ነው ያለ ስልክ ማሳለፍ ጊዜዬን። እና ከ ከግማሽ ቀን በላይ የምጠቀምበትም ሰዓት ሊኖር ይችላል እንደዚህ ቀን ሙሉ ስራ ፈትቼ። ስራ ሳልሰራ ምንም ነገር ሳላደርግ። ጠዋት እንድትነሳው ከስልኬ ጋር ተያይዤ እስከ ማታ ድረስ በቃ ቻርድ እስከሚዘጋ ድረስ የኔ ስልክ ደግሞ ባትሪውም አሪፍ ነው። ቶሎ አይዘጋም ቻርጅ በዛ በዛ ምክንያት ያም ይመስለኛል በጣም ሱስ ውስጥ እንድገባ ያደረገኝ። እና የስልክ ሱስ አለብኝ በጣም ከሌላ ሌላ ነገር አልወድም ምናምን ልል እችላለሁ። እንደዚህ ከሰው ጋር መቀራረብ ሁሉን ነገር እያሳጣኝ ነው ብዬ አስባለሁ ስልክ ከያዝኩኝ ሰው አላናግርም። ስራም ሊያሰራ እችላለሁ በቃ በስልክ ጊዜዬን አጠፋለሁ። አጫጭር ቪዲዮ ሊሆን ይችላል ወይ ደግሞ ዩቲዩብ ላይ የተለያዩ ፊልሞችን ወይ የተለያዩ ቪዲዮዎችን በማየት ሊሆን ይችላል ማሳልፈው ጊዜዬን። እና ስልክ በመጠቀም በቃ ረጅሙን ሰዓት ስራ እንደዚህ የምሰራው ስራ እንኳን የለኝም። ለረጅሙ ሰዓት ልብስ ለማጠብ ወይ ቤት ለማጸዳት ምናምን ልብስ እንኳን እያጠብኩኝ ወይ ዘፈን ወይ የሆነ ነገር ከፍቼ እያዳመጥኩኝ ነው የማጠበው። እንደዚህ ቤት ስጠርግ ቤት አልጸዳም። ስልኬ አይለየኝም። ወይ በቃ ቻርጅ በሚዘጋ ሰዓት የእሱንም አንድ ሁለት ሰዓት ቻርድ አደርገዋለሁ እና በምተኛ ሰዓት ቻርድ አድርጌው አድራለሁ ይሞላል ከዛ በኋላ ከጠዋት ጀምሮ ስልክ የሚውለው ከእኔ ጋር ነው። እና በጣም ረጅም ሰዓት ነው ስልክ የምጠቀመው ማለት ነው። በቀን እስከ ግማሽ ከግማሽ ቀን በላይ ከስድስት እስከ ሰባት ሰዓት

ወተት ትጠጣለህ አዎ ወተት እወዳለሁ። እንደውም እኔ ያደግኩት በወተት ነው። ምክንያቱም ደግሞ እኔ ከተወለድኩኝ በኋላ አራት አምስት ወር ነው የእናት ጡት የጠባሁት ምክንያቱ ደግሞ ሌላ ልጅ ሰለመጣ ነበረ። እና እኔ ወተት ከልጅነቴ ጀምሮ እየጠጣሁ ነው ያደኩት። ቤታችን ውስጥም ላሞች አሉን። እና ከእነሱ የሚገኘውን የተወሰነውን እንሸጠዋለን ምክንያቱም ብዛት ስለሚሆን ሙሉውን ለቤታችን ማድረግ ስለማንችል ነው። የሚቀረውን ደግሞ ለቤታችን ነው የምንጠቀመው። እና ወተት እንደዚሁ በባዶም አፍልቼ እጠጣለው ከዛ ባለፈ ደግሞ በቡና በቡናም ወተት ይጣፍጣል። ከእሱ ጋር ተቀላቅሎ የተለየ ፍሊቨር ነው ያለው። ልክ በቃ እንደማኪያቶ አድርገን እቤት ውስጥ የምንሰራው ነው። እና በጣም እኔ ወተት እወዳለሁ። ወተት በልጅነቴም የሚያደኩበት ነው። እንዲሁም ወተት የተለያዩ አጥንቶችን ያጠነክራል አጥንቶችን ያጠነክራል። ለቆዳም ጥራት አሪፍ ነው ይባላል። ለቆዳ ጥራት ጥሩ ይሁን አይሁን አላውቅም ግን የሆነ ቪዲዮ ላይ ለቆዳችን ጥራት ወተት ጥሩ ነው ሲባል አይቻለሁ ግን ደግሞ የኔ ቆዳ በጣም ጥርት ያለ አይደለም እንደጠጣሁት አይነት። ቆዳዬ ጥርት ያለ አይደለም ከልጅነቴ ጀምሮ ያው እኔ በወተት ነው ያደኩት። እንዳልኩት ቅድም የእናቴን ጡት በስራት ጠብቼ አላደኩም አራት ወር አንድ ሁለት ሶስት አራት አምስት። ያደኩት እንደውም ጥርሴ የሆነ የሚነቀል ጥርስ ኖሮኝ። የጥርስ ሆስፒታል ሁላ ሄጄ ሲነቅለው በጣም አስቸግሮት ነበረ እንዴ በወተት ነው እንዴ ያደገው ጥርስሽ ምናምን ነገር ብሎኛል ያን ያህል ነው። ጥርሴም ጠንካራ ነበር። በጣም እና በወተት ነው እንዴ ያደገው ምናምን አዎ ጠጥቼ ነው ያደኩት ምናምን ብዬዋለሁ። እና የጥርስ እንደሚያጠነክር ግን አላውቅም ነበር። ምክንያቱም እኔም ሲባልም የምሰማው ለአጥንት ለአጥንት ጥሩ ነው። ከተለያዩ በሽታዎችም የበሽታ መከላከል አቅማችንም። ይከላከልልናል። ወተት ብዙ ጠቀሜታዎች አሉት ምናምን ሲባል እሰማለሁ። እናም እኔም ጠጥቼ ስላደኩኝ ግን ደግሞ ከጥርስ ጋር በተያያዘ ያን ያህል ግንኙነት ይኖረዋል ብዬ አላሰብኩም። እና እንደዛ ሲለኝ ነው እንዴ በወተት ነው? ወተት ጠጥተሽ ነው እንዴ ያደግሺው ሲለኝ አዎ አይ ጥርስሽ በጣም ጠንካራ ነው። ምናምን ነገር ብሎኛል እና እኔ በወተት ነው ያደግኩት የእናቴን ጡት አልጠባውም በከልጅነቴ ጀምሮ። ወተት በጥንት እየጠበኩ ነው ያደኩት አሁን ደግሞ እንደዚህ አድጌ ምናምን። ከወተትን በተለያዩ ቦታዎች ላይ እንጠቀማለን አሁን ዳቦም ዝንጋግር። እንጨምራለን በቃ እኛ ቤት ወተት አይጠፋም። ብዙ ላሞች አሉን። ከእነሱ በምናገኛቸው ዳቦም ስንጋገር እንጨምርበታለን የተለያየ ጣም ይሰጠዋል። እንደገና ደግሞ ቡናም ስናፈላ አብዛኛውን ጊዜ እኛ ቤት ማኪያቶ ነው የምንጠጣው ከቡና ጋር ቀላቅለን በጣም ነው የምንወደው ሁሉም ሰው ደስ ብሎት የሚጠጣው። ከጥቁር ቡና ይልቅ ወተት ተቀላቅሎበት የምንጠጣውን የወተት ቡና ነው ማለት ነው። እና ብዙ ጊዜ እጠጣለሁ እንደውም በፊት ላይ ልጅ እያለሁ ልክ እንዳልኩት ቅድም እንዳልኩት። ቶሎ ልጅ ስለመጣ ከእኔ በኋላም ሁለተኛ ልጅ ስለመጣ ቶሎ ነው ለማቆም የተገደድኩት እና በዛ ሰዓት ላምም አልነበረኝም እና ወተት እየተከራዩ እንደሚያጠጡኝ ነግረውኛል። እና ያንን የተከራዩትን ወተት ብር ለመክፈል አቅም ስላልነበራቸው የቤት እቃ አውጥተው ሽጠው እንደጠጣሁኝ። በዛ እንደጠጣሁ ተነግሮኛል ያንን እቃ ሽጠው የአንድ ወር ወሩን ከራይ ከፍለው እንደገና ደግሞ ለቀጣይ ከፍለው ሁለት ወር አጠጥተውኝ። ከዛ በኋላ ደግሞ የራሳቸውን ላም ገዝተው ለኔ ብለው ወተት እየጠጣሁ እንዳደግኩኝ። ብዙ ጊዜ በተደጋጋሚ እነገራለሁ እና የእናት ጡት አልጠባሽም። ያን ያህል እንኳን ከእናት ጡት ጋር ጥንካሬ አይሰጥም በርግጥ የላም ወተት ግን እንትን ያን ያህል ተጎድቻለሁ ብዬም አላስብም የእናት ጡት ስላልጠባው ለአራት ወር ከጠባው በኋላ ነው የተከለከልኩት። ከዛ በኋላ የላም ወተት እየጠጣሁኝ ነው ያደግኩት። እና ያው ነኝ ከእህቴ ጋርም እሷም ጠብታ ነው ያደገችው። እኔም ደግሞ አራት ወር ላይ አቁሜ ወተት እየጠጣሁ ነው ያደኩት ግን ጥንካሬያችን ትንሽ እሷ ትበልጠኛለች። ግን ሆኖም ያን ያህል እንትን ነኝ ብዬ አላስብም። ወተቱን

ከቤትህ ስራ ምን ያህል ይርቃል? የኔ ስራ ቦታ ከቤቴ በጣም ሩቅ ነው ሁለት የታክሲ ፌር ማታ ነው የምጠቀመው እና በጣም ሩቅ ነው። እንዲሁም አንዳንዴ አንዱን ፌርማታ ወክ እያደረኩኝ እሄዳለሁ። ወይ ደግሞ በቃ ሰዓትም አይኖረኝም በጧት ነው። ከዛ ስራ ቦታ ላይ መድረስ ያለብኝ በሌሊት ተነስቼ እንደገና በእግሬ ልሂድ ብል ራሱ በጣም እሩቅ ስለሆነ የማይመች ነገር ነው። የሆነው ለዛ ከ በጧት ተነስቼ በ በእግሬም ማደር ጉዞም እንዳለ ሆኖ ከሁለት ፌርማታ ውጪ ደግሞ ትንሽ ገባ ያለ ስለሆነ ከፌርማታው በእግሬ ደግሞ የማደርገው ጉዞ አለ። እና የኔ ስራ ቦታ በጣም እሩቅ ነው። በዛ ላይ ቅጥረኛ ስትሆን በፈለከው ሰዓት መውጣት በፈለከው ሰዓት መግባት አትችልም። የተሰጠክ የስራ መግቢያና መውጫ ሰዓት አለ እና። በዛ ሰዓት ማታ ላይም ስመልስ እንደዚህ ታክሲ ወረፋ ሊሆን ይችላል። ሁሉም ሰው ከስራ በሚገባበት ሰዓት ሊሆን ይችላል የምገባው ወይ ደግሞ ጠዋት ላይም እንደዚህ በስራ መግቢያ ሰዓት የተማሪዎች አሉ እንደገና ደግሞ እንደዚሁ የመንግስት ሰራተኞች። እንደዚሁ በግል ተቃጥሮ የሚሰሩ ሰራተኞች ያው መግቢያ ሰዓታችን እኩል በሚሆን ሰዓት ቀደም ብዬ ካልወጣሁ በሌሊት ተነስቼ ያው ቅድም እንዳልኩት ከእዚህ ጋር በተያያዘ ሆኖ በእግሬ እንደም የምሄዳትን መንገድ ስላለች በጣም በጧት መውጣት ይኖርብኛል ከቤት ማለት ነው። እና የኔ ስራ ቦታ በጣም ሩቅ ነው በእግሬ የማደርገው ጉዞ እንዳለ ሆኖ ከዛ ደግሞ እዛ ታክሲ ፊርማታው ጋር በምደርስ ሰዓት ረጅም ረጅም ወረፋ ሊጠብቀኝ ይችላል። እንደገና ያንን ተሰልፌ ከዛ ደግሞ ወደ ሌላኛው ፌርማታ እሄዳለሁ። እዛ የመጨረሻው ፌርማታ ላይ ወርጄ እንደገና ደግሞ ድጋሚ ሌላ ሳልፍ ተሳልፌ ያን ታክሲ አገኛለሁ ማለት ነው ከዛ በመጨረሻም ስራ ቦታዬ ላይ እደርሳለሁ። እና ሁል ጊዜ ጠዋት ጠዋት ላይ ጭንቀት ነው የሚሆንብኝ ታክሲ ቶሎ አግኝ ይሆን ወይ ደግሞ ሰዓት ይረፍድብኝ ይሆን። ሁል ጊዜ በጧት ለመውጣት እሞክራለሁ። ግን ደግሞ ብዙ ጊዜ እንሄዳለን ወይ ደግሞ እንወጣለን ብለን ባልንበት ሰዓት ላንወጣ እንችላለን። የማርፈድ ነገር ሊከሰት ይችላል። በዛ በዛ ምክንያት ሁል ጊዜ በቃ ጭንቅላቴም አላርም ነው። ከአላርሜ በፊት ነው ቶሎ የምነቃው ግን ነቅቴክ ደግሞ ብዙ ነገር አለ ቁርስ ስትበላ ደግሞ እንደገና ምሳም ቋጥሬ ስለሚሄድ እንደዚሁ ደሞዜም አይበቃም። ውጪ ለመብላት እና ቋጥሬ ስለ በሚሄድበት ወቅት በጣም ረጅም ሰዓት ይወስድብኛል። እንደ ከእንቅልፌ ተነስቼ ታጥቤ ቁርሴን በለችኝ እንደገና ደግሞ ለምሳዬ ቋጠሬ በምወስድበት ጊዜ ረጅም ሰዓት ይወሰደብኛል ማለት ነው። እና ረጅም ጉዞ ነው የምጓዘው። ከስራዬ ቤቴ ሁለት የታክሲ ፌርማታ ነው የምጠቀመው። እና እንዳልኩት ታክሲ እንደፈለግን አናገኝም የታክሲ እጥረት ሳይሆን ያው ታክሲው እንዳለ ሆኖ የሰውም ብዛት በዛው ልክ ነው። ጠዋት ተማሪዎች ይወጣሉ እንደገና ደግሞ ስራ ያለባቸው ሰዎች እንደዚህ ለስራ የሚወጡ ሰዎች በጣም ብዙ ናቸው። እና የታክሲ ሰልፍም በዛው ልክ በጣም ረጅም ረጅም ሰዓት ይወስድብናል እንደገና ደግሞ ቶሎም ላናገኝ እንችላለን። እና በጣም ችግር ላይ ነው የምገኘው። ለረጅም ሰዓት ቆሜ ነው ታክሲ የማገኘው። ከዛ ባለፈ ደግሞ የ የእግር ጉዞ አለኝ ብያለሁ ቅድም ወደ ቤትም ስመለ አምሽቼ ሊሆን ይችላል ቶሎ ታክሲ ላላገኝ እችላለሁ። ልክ ፌርታዬ ላይ ደርሼ ከዛ ወርጄ ደግሞ በእግሬ በምጓዝበት ሰዓት ጨለማ ይሆናል። ምናምን እና በዛበዛ ሰዓት ደግሞ የመፍራትም ነገር አለኝና። ያው ፈጣሪ ረድቶኝ ወይ ቤት ወይ ስራ አስከሚቀየር ድረስ አሁን ላይ። እግዛብሄር ፈቅዶ ወይ የራሴ ስራ እስኪኖረኝ በፈለኩት ሰዓት ወጥቼ በፈለኩት ሰዓት የምገባበት ስራ እስኪኖረኝ ወይ ደግሞ የራሴ መጓጓዣ መኪና እስከሚኖረኝ ድረስ ይህንን ውጣ ውረድ ልክ እንደ ቻሌንጅ መቀበል ይኖርብኛል ብዬ አስባለሁ። እና የቀን ቀን ውሎዬ በቃ አንዳንዴ አማረራለሁ አንዳንዴ ደግሞ ተመስገን ነው ስራ ያለ ስራ መቀመጥ አለና። እና በዚህ በዚህ በጣም እየሞከርኩኝ እገኛለሁ አሁን ላይ ማለት ነው። የታክሲ የታክሲ ሰልፉ እንዳለ ሆኖ የፊርማታው መቆራረጥ ነው በጣም የሚያስጠላኝ። አንዱ ላይ እጠብቃለሁ አንዱ ላይ አገኘው ብዬ እፍ አገኘው

ስነ ጥበብ ትወዳለህ? አዎ ስነ ጥበብ እወዳለሁ። ስነ ጥበብ ማለት የድምጽ ፈጠራ ሊሆን ይችላል በእጃችን የምንስላቸው ስዕሎች ሊሆኑ ይችላሉ። በተለያዩ ነገሮች ስነ ጥበብ ስነ ጥበብን እንገልጻለን። ለምሳሌ ለአንድ ስዕል አሳምረን በምንነስልበት ሰዓት ያ የልክ ስነ ጥበብ እንደ አውደት እሪትም ማሳየት እንችላለን። ያ የስነ ጥበብ አንዱ አካል ነው። ስዕል ከዛ ባለፈ ደግሞ በድምጽም ሊሆን ይችላል በቅርጽ በተለያዩ ነገሮችን ስነ ጥበብን ጥበብን ማለት እንችላለን ማለት ነው። እና ስነ ጥበብ የተለያዩ ነገሮችን ይገልጽልናል። ስሜታችንን ባህላችንን እንዲሁም የተለያዩ ነገሮችን ያንጸባር ይገልጽልናል ማለት ነው። ስነ ጥበብ በባህላችንን በፈለግነው መንገድ ማስተዋወቅ እንችላለን። ለምሳሌ አሁን የሚያምር ሀበሻ ቀሚስ የሆነ ባህልን የሚወክል ሀበሻ ቀሚስ ብንሰራ አሁን ያ ስነ ጥበብ የስነ ጥበብ የተለየ ቅርጽ ሊሆን ይችላል በተለያዩ ዲዛይኖች አድርገን የምንሰራቸው ባህልን የሚገልጹ የተለያዩ አልባሳቶች ያም ከስነ ጥበብ መካከል አንዱ ነው። ከዛ ባለፈ ደግሞ ስሜታችንን ለምሳሌ አሁን በስዕል ሊሆን ይችላል ወይ በደስ ባለን ሰዓት ወይ ባዘንን ሰዓት ወይ የሆነ ነገርን በማድረግ በፈለግን ሰዓት የሆነ ምስል ስለ እዛ ላይ ስሜታችንን እንዲነበብ አድርገን ማስቀመጥ እንችላለን። እና የተለያዩ የስነ ጥበብ አይነቶች አሉ። ከሙዚቃ ጀምሮ በራሳችን ሀሳብ እና ስሜት ራሳችን ፈጥረን የምንጽፋቸው ልብ ወለዶችም ሊሆኑ ይችላሉ። የተለያዩ መጽሐፍቶች ወይ ደግሞ ስክሪፕትም ሊሆን ይችላል። ለተዋናዮች የምንጽፈው በተለያዩ ነገሮች ስነ ጥበብን። እንትን አትችላለን ግን የምወደው የስነ ጥበብ አይነት ስዕል ነው። በርግጥ ስዕል ሞክሬ አላውቅም ግን ደግሞ ሰአሊ ሰው ደስ ይለኛል ምክንያቱ ደግሞ በጣም የምመኘው ነገር። ቢኖር ስዕል ነው ስዕል ደግሞ እንደው ከተፈጥሮ ጋር የሚመጣ ነው። እንጂ ያው አይተን ተምረን ያው ፍላጎቱ ሲኖረን እና ትንሽ እንኳን ከድሮ ከተፈጥሮአችን የምንሞክር ሲሆን። ለመሳል ያን ያህል አንቸገርም እና ሰአሊዎችን እኔ በጣም ነው የማደንቃቸው። የተለየ ጥበብ ነው ያላቸው ከእኛ ለየት ያለ ጥበብ አላቸው ብዬ አስባለሁ። ምክንያቱም አንድን ስሜት በስዕል መግለጽ የሚችሉ ናቸው። እና ደግሞ እንደዚሁም የሳሉትን ስዕል አይተው ማንበብ የሚችሉ የሚረዱ ይሄን የሳልኩት ይሄን ስሜት ይገልጻል ብዬ አስቤ ነው። ብሎ ራሱ ሲነግሩ እንደዚሁ የኛ እውቀቱ ስለ ስዕል ያን ያህል እውቀት የሌለን ሰዎች በጣም እንደነቃለን። እንዴት? ይሄ ነገር ይሄንን ስሜት ሊፈጥር ይችላል። ብለን እናስባለን እነሱ የተለየ ራሳቸው የሚያስቡትን ስሜት እዛ ስዕል የስዕል ሰራ ላይ በስርዓት ያሰፍሩታል ማለት ነው። የሰፈረው ስዕል ለእነሱ የተለየ ትርጉም ያለው ሊሆን ይችላል። ወይ ደግሞ ስሜታቸውን አሁን የተሰማቸው ስሜት ወዲያኑ እዛው ላይ ቁጭ ሊያደርጉት ይችላሉ እና ይሄ የተለየ በቃ ስነ ጥበብ ነው። ብዬ የማስበው የሰአሊዎችን ነው በጣም ደስ ይላል በጣም ነው የሚያምረው። ከዛ ቀጥሎ ደግሞ አልባሳትን የሚሰሩ የተለያየ በዓላትን የሚያስተዋውቁ በሸማኔዎቹ የተሰሩ የጥበብ አይነቶች አሉ የስነ ጥበብ አይነቶች አሉ። እነሱም አንደኛ ነገር በዓልን ያስተዋውቁልናል ሁለተኛ ነገር ደግሞ እንደዚሁ በራሳቸው እጅግ ደስ ብሎን እኛ ይሄን ስሩልን ብለን አዘን። እንደገና ሰርተው ሲሰጡን ያንን በምንለብስበት ሰዓት በቃ በራሳችን ፍላጎት እዚህ እያየነው የተሰራ ነገር ስለሆነ በተፈጥሮ ነገር ያም በጣም ደስ ይላል ማለት ነው። እና ከሰዓሊው በርግጥ ሰዓሊዎችም ጥበብ ፈትለው የሚሰሩት ያው ከስዕል ጋር ዲዛይን የሚያደርጉ ስለሆነ ከጥበብ ጋር ይገናኛል። እና ሁለቱ የተለየ የተለየ ነገር አላቸው ብዬ አስባለሁ። በተለይ ስዕል ሰአሊዎች ቅድምም ብየዋለሁ ከዚህ በተያያዘ በየራሳቸውን ስሜት የተለየ የተለየ ስሜት ሲፈጥርባቸው ያንን ወዲያውኑ ቁጭ የማድረግ ፍላጎቱም አላቸው። ችሎታም አላቸው። እና ያ ነገር በጣም ደስ የሚለኝና ከሚያስገርሙኝ ነገሮች አንዱ ነው ከሰአሊዎች ማለት ነው። እና ከዛ ባለፈ ደግሞ የልብስ ዲዛይን የሚያደርጉት ብዙዎች በጣም በተለያየ ጥቅስ ጠቅሰው የተለያየ በጥለት የሸበረቀ የጥበብ ሊሰሩ ይችላሉ

በቤተሰብ ምን አይነት በዓላት ታከብራላችሁ? የኛ ቤተሰብ የተለያዩ በዓላቶችን እናከብራለን የኛ ቤተሰብ የምንከተለው ሃይማኖት የኦርቶዶክስ እምነት ተከታዮች ነን እና ከበዓላት ጋር በተያያዘ የተለያዩ በዓላቶችን አብረን እናከብራለን። የተለያዩ ፕሮግራሞችን አብረን ነው የምናሳልፈው። እንደዚህ ለበአል ራሱ የሆነ ቦታ ሆኜ ቢሆን በቃ ሮጬ እናቴ ቤት ነኝ ምክንያቱም ከልጅነቴ ጀምሮ የማከብረው እሷ ጋር ነው። እና ደግሞ ተሰባስበን ምናምን ያለው ቫይብ ደስ ይላል። ብዙ ሰውም የሚፈልገው ከቤተሰቦቹ ጋር ማሳለፍ ነው። የተለያዩ በዓሎች በሚኖሩ ሰዓት እነሱ ጋር ነው የሚሄደው በተለይ። እኛ ቤት የፋሲካዋን በዓል በጣም በትልቁ ነው የምናከብረው። ከ የፋሲካ እለት ያው ሌሊት ነው የሚበላው በጣም ትልቅ ጾም ነው። እንደውም አሁን እየቀረበ ነው ጾሙ ይመስለኛል ከአራት አምስት ቀን በኋላ ይገባል። ከዛ በኋላ ሁለት ወር ከተጾመ በኋላ ነው ያ በዓል የሚከበረው እና። ሁሉንም በዓል እናከብራለን እንዲሁም ከወራቶች ውስጥም አንዳንድ የምናከብራቸው በዓላቶች እንዳሉ ሆኖ። የፋሲካ በዓል ማለትም በአመት አንድ ጊዜ የሚመጣው በዓል እኛ ቤት እስከ ሳምንት እስከ ሁለት ሳምንት ያ በዓል ሁሌ እንደተከበረ ነው። ሁሌም አለ በዓል አሁን ሲሆን አንድ ቀን ነው አይደል? እኛ ቤት ግን እስከ ሁለት ሳምንት ወይ ደግሞ በቃ ሳምንቱን ሙሉ ልናከብረው እንችላለን። ያው ፋሲካ ሲመጣ ከፋሲካ በኋላ ደግሞ በሳምንቱ ዳግማዊ ትንሳኤ ተብሎ የሚከበር በዓል አለ። እና ያንንም በዓል በቃ ከቤተሰቦቼ ጋር አብሬ ነው የማሳልፈው። በጣም ደስ የሚለን በዓል እሱ ነው። የተለያዩ በዓላቶችን እናከብራለን ግን። ከዛ ባለፈ በጣም በጣም ደስ የሚለን ሁላችንም ደስ ብሎ የምናከብረው ይመስለኛል ግን የሁሉም የኢትዮጵያ ህዝብ በሙሉ የሚወዱ አይነት የበዓላት አይነት አንዱ ነው ብዬ አስባለሁ። ምክንያቱም ሁለት ወር ነው የምንጾመው ከዛ በኋላ ደግሞ በምንፆምባቸው ሰአቶች የምናሳልፋቸው ቀኖች አሉ አምስት ቀን የህማማት ቀን ተብሎ የሚከበር ቀን አለ። የስግደት ቀን ነው እሱ። ከዛ በኋላ ደግሞ ለሁለት ቀን አይ የማይበላበት ቀን አለ። እሱን አክፍለት ይባላል አክፍለን። እንደገና ሌሊት ላይ በሚገደፍ ሰዓት ከዘጠኝ ሰዓት በኋላ ሁሉም የጾመውም ያልጾመውም እኩል ዘጠኝ ሰዓት ተነስቶ ነው የሚመገበው። ያው ድሮም ልጅ እያለን እኛ በማንጾምበት ሰዓት ጾም ባልጀመርንበት ሰዓትም ዘጠኝ ሰዓት ከቤተሰዎቻችን ጋር እኩል የጾመውም ያልጾመውም ልክ እንደ ጾመው ሁላ ያልጾመውም አብሮ ከጾመው ጋር ይመገባል። እና ያ በዓል ያ በዓል እኛ ቤት ለየት ያለ ቦታ የሚሰጠው በዓል ነው በጣም በትልቁ የምንዘጋጅበት በዓል ነው። በጣም የተለያዩ ነገሮችን የምንሰራበት ብዙ ዘመዶቻችንን ጠርተን ቤት የምንጋብዝበት። የተለየ ነገር በቃ የተለየ ነገር የምናደርገው። የፋሲካ በዓል ነው የሌሎችን ባላውቅም እኛ ቤት በጣም በትልቁ የሚከበረው ለአንድ ቀን ብቻ አይደለም ለአንድ ሳምንት የዳግሜ ትንሳኤ እስከም እስከሚመጣ ድረስ እሱን በዓል እናከብረዋለን። እኛ ቤት ሁሌም በዓል ነው የፋሲካ ሰሞን ሁል ጊዜም በዓል ነው። ከዚህ ጋር በተያያዘ ደግሞ ጎን ለጎን የምናከብራቸው የወር በዓላቶች ሊኖሩ ይችላሉ። እንደዚሁ ከሃይማኖት ጋር የተገናኙ። ስራ የማንሰራባቸው እንደዚህ ሻማ አብርተን ቡና ምናፈላባቸው። በወር ውስጥ የምናከብራቸው በዓላቶች አሉ። ያያም ደስ ይላል። ከድሮ ከቤተሰብ ጋር እያለሁ የማደርገው ነገር ነው። ከዛ በተያያዘ ግን በጣም በትልቁ የምናከብረውና ሁሌ ጓጉታን የምንጠብቀው የፋሲካ በዓል ነው ለሁለት ወር ነው የሚጾመው። እና ያ ሁለት ወር በጣም ረጅም ከሚባሉ ከጾም አይነቶች ውስጥ አንዱ የአብይ ጾም ነው። ፋሲካም የሚመጣው የትንሳኤን የሁለት ወር ጾሙን ሁሉም ሰው በሚባል ደረጃ ሁሉም ይጾመዋል እና በጣም ትልቅ ጾም ነው። ከዛ ዘጠኝ ሰዓት ላይ ከቤተክርስቲያን መልስ ሁሉም አብሮ የሚበላበት ተሳብሶ የሚበላበት ሌሊት ላይ አንተኛም ሆሌም ሌሊት ነው የሚሰራው ወጡ። ግማሾቻችን ቤተክርስቲያን ስንሄድ ግማሾቻችን ቀርተን ደግሞ ቤት የሚሰራውን ሰራርተን ልክ ቤተክርስቲያን ጾመው የሚመለሱትን እነሱን እቤት በስርዓት አዘጋጅተን እንጠብቃቸዋለን። ዘጠኝ ሰዓት ላይ ልክ ዘጠኝ ሰዓት ዶሮ ሲጮህ ይገደፋል ማለት ነው። ቤተክርስቲያንም በዛ ሰዓት ነው የሚያልቀው ሌሊቱን ሙሉ ሲዘመርና ሲቀድስ ነው የሚያድረው። ከዛ በኋላ ለሊት ዘጠኝ ሰዓት ላይ ምግባችንን መመገብ እንጀምራለን ከዛም በልተን ወዲያው ነው የምንተኛው እንደገና ደግሞ ጠዋት ተነስተን ለመብላ

ሳህኖችን ማጠብ ትወዳለህ ወይ? እኔ ሳህን ማጠብ በጣም ነው የሚያስጠላኝ አሁን ቤት ውስጥ የተለያዩ ስራዎችን ልሰራ እችላለሁ ከቤተሰቤ ጋር ነው የምኖረው። ግን ደግሞ ሳህን ሳህን ብቻ አይደለም ወ ወጥ ነክ የነካቸውን ነገሮች በአጠቃላይ እቃ ማጠብ እኔ አልወድም። ብዙ ጊዜ እንደውም እንደዚህ አውጥቼ እንኪ እጠቢ ለእህቴ ነው በቃ እንኪ እጠቢ ብዬ የምሰጣት ምክንያቱም እኔ አልወድም። ሳጥብ ምናምን በስርዓት በጽዳት አጥባለሁ ምናምን ማንም በማይኖርበት ሰዓት ቤት ውስጥ እኔ ቆሻሾ ሳይ አንስቼ ላጥብ እችላለሁ። ግን ደግሞ መውደድ ጭራሽ በጭራሽ ሳህን ማጣብ ልወድ አልችልም። የተለያዩ ስራዎችን ቤት ባጸዳ። የቤቶቹን የተለያዩ ጽዳት ወይ ደግሞ ልብስ ማጠብ ሊሆን ይችላል አሁን ልብስ ማጠብን እኔ ያስደስተኛል። እቃ ማጠብ ግን በጭራሽ አልወድም ልብስ ባጥብ ነው የሚሻለኝ እቃ ከማጥብ ያን ያህል ሰዓት አይወስድም። ግን ደግሞ እቃ ማጠብ እኔ ጭራሽ አልወድም ልብስ ማጠብ እመርጣለሁ። እቃ ከማጥብ ልብስ እጠቢ ብትሉኝ ይሻለኛል ምናምን እላለሁ። ቤት ውስጥ ራሱ እና ያንን ስለሚረዱኝም ቤት እቃ አያሳጥቡኝም ምክንያቱም አይ መቅዲ አትወድም ነው የምባለው። እና እቃ አጥቤ አላውቅም አጥቤ አላውቅም ሳይሆን። አንዳንዴ እኮ ላጥብ እችላለሁ ምክንያቱም ሁሌ የሚያጥብ ሰው ሊሰለች ይችላል ወይ ደግሞ ሌላ ሰው ሌላ ስራ ሊኖረው ይችላል። በዛ ሰዓት ደግሞ እቃ ተዝረክርኮ ማየት እኔም አልወድም ደስ አይለኝም በዛ ሰዓት። ያው ልጠብ ብዬ አጥባለሁ ግን ደግሞ በጣም ከሚያስጠሉኝ ስራዎች ግን ደግሞ ቀላል ከሆኑ ስራዎች አንዱ ስ ሳህን ማለቅለቅ ነው። በቃ ሁሌ እኔ አልወድም ብዬ ራሴን አሳምኜው ይሆን እንደዚሁ ግን ልክ በማጥብ ሰዓትም ደስተኛም አልሆንም። እና እቃ ማጠብ እንትኑ እጅም ለሚታጠብበት ይሄ አጃክሱ እጄንም የሆነ የማንጣት ነገር ስላለው እቃ ማጠብ ብዙም ደስተኛ አይደለሁም እና አጥቤም አላውቅም። ብዙ ጊዜ ቤት ውስጥ እኔ ሳልሆን የኔ ታናሽ እህት አለች እና ሁሌ እስኪ አንዳንዴ አግዢኝ ትለኛለች እንደዚህ የቤቶች ሳህኖች ይታ ምግብ የተበሉባት በች ባቸውን ነገሮች እንዳለ አንስታ በምታጥብ ሰዓት እስኪ አግዥኝ ምናምን ትለኛለች። እኔ ግን አልወድም በቃ ከድሮ ከተፈጥሮም የመጣ ይመስለኛል። እና ከድሮ ጀምሬ ልጅም እያለሁ የበላሁበትን ራሱ አንድ ላይ ከታጠቡ ሳህኖች ከተበሉባቸው ሳህኖች አንድ ላይ አድርጌ አስቀምጠዋለሁ እንጂ። ሳህን ማጠብ እኔ አልወድም። ግ ሌላ ስራ ብሰራ ነው የሚሻለኝ ሌላ ስራ እኮ አሁን ልብስ ማጠብ ከባድ ነው አይደል? በብዛትም ሊሆን ይችላል ማጥበው ግን ልብስ ማጠብ ያን ያህል እንትን አይለኝም። አጥብ እወዳለሁ ማጠብም ሲጀመር እና ያን ያህል አይደብረኝም ይከብደኛልም ብዬ አላስብም። ልብስ ማጣቡ እንደዚህ እንደ ቀላል ነገር ነው የማየው። ግን ደግሞ እቃ ወጥቶ ተጠራቅሞ እንኪ እነዚህን ሳህኖች እጠቢ ስባል በቃ የሚሰማኝ ስሜት የሆነ የመሰልቸት አይነት ነገር። ልክ በቃ አሁን ሳጥብ እንደቆየው አይነት ስሜት ነው የሆነ በቃ እንደ አዲስ ራሱ እንኪ እጠቢ ስባል ልክ ሳጥብ እንደቆየሁ ሁላ ስልችት የሚለኝ እና። እቃ ማጠብ እኔ ብዙም ልምዱም የለኝም። ለማጠብም አንዳንዴ ካልሆነ እንደዚህ ተሰልፌ አላውቅም ለማጠብም እና ከ በቃ አልወድም። እቃማጠ ሳህን ማጠብ ጭራሽ ጭራሽ ጭራሽ በቃ አልወድም። ግን ደግሞ ቀላል ነው ብዬም አስባለሁ እቃ ማለቅለቅ ያን ያህል ከባድ አይደለም። ያው አንዴ በአጃክስ ይታሻል ከዛ ደግሞ በውሃ እያለቀለቁ ማዳረቅ ነው። ግን ደግሞ ልክ እንደ ከባድ ስራ ነው የማየው እኔ በጣም እንደ ትልቅ ስራ ነው የማየው። ከድሮ የሚመጣ ሊሆን ይችላል ልምዴ። ግን ከእቃ ማጠብ ጋር በምንም እንትን የሚያገናኘኝ ነገር የለም። ቤት ውስጥም ራሷ በቃ ስራ ተከፋፍለን ያለነው እና እኔ እቃ አሳጥበውኝም አያውቁም። ቤት ባጸዳ ወይ ደግሞ ልብስ አውጥቼ ባጠብ የተለያዩ ስራዎችን ብሰራ ወይ ቡና ባፈላ ወይ ኩክ ባደርግ እመርጣለሁ። ግን እቃ ማጠብ እኔ እቃ ኩክ ላደርግ ራሱ ስል ሽንኩርት ከትፌ ምናምን ድስቱ ያልታጠበ ከሆነ እጠቡልኝ ብዬ አሳጥባለሁ እንጂ እኔ ራሴ እንደዚህ በስራት ሳህን ልጠብ። እነዚህ እቃዎች ቆሽሽዋል ምናምን ብዬ አውጥቼም አጥቤም አላውቅም ደስም አይለኝም ማጠብ ማለት ነው። እና በቃ እንደ ልምድ አዩት ቤትም እንደ ልምድ ስላዩት እንትን ይሉኛል ይረዱኛል አሁን ላይ በቃ አይ እሷ አትወድም። ብሎ እንኪ እጠቢ ብለውም አዘውኝ አያውቁም። እና እቤት እንመገባለን የተመገበው ተሰብስቦ አንድ ላይ አቃ ማጠቢያ ውስጥ ይቀመጣል። ከዛ ተለቅልቆ ይቀመጣል ማለት ነው። እንጂ እኔ እንደዚህ እቃ አጥቤ አላውቅም ምንድነው ቅድም እንዳልኩት። አልፎ አልፎ አንዳንዴ አጥ

ፎቶዎችን የት ታስቀምጣለህ? የኔ ፎቶ አብዛኛው ጊዜ እኔ ፎቶ ቤት ሄጄ ፎቶ በካሜራ ተነስቼ አልበም ውስጥ የተቀመጠ ፎቶ የለኝም። ግን ደግሞ ይሄ የሆነበት ምክንያት ከቅርብ ጊዜ ወዲህ ነው። አሁን አብዛኛው ሰው በስልኩ ነው የፎቶም ሆነ የቪዲዮ የተለያዩ ፋይሎችን የሚያስቀምጠው። በስልኩ ነው እና እኔም እንደማንኛውም ሰው በስልኬ ነው አሁን ላይ ነው። ግን ይሄ የሆነው ከቅርብ ጊዜ በኋላ እንጂ። የልጅነት ፎቶዎቼም እንደዚህም እያደግኩኝ በምሄድበት በሳቢት በፎቶ የ አልበም አለኝ። እሱ ግን በድሮ ሰዓት የተነሳኋቸው እና እዛ የተቀመጡ ፎቶዎች ናቸው። አሁን ላይ በስልኬ እነሳለሁ ካሜራ በጣም ነው የምወደው በየሄድኩበት ካሜራ መነሳት እወዳለሁ። ግን የአብዛኛውን ስልኬ ቢጠፋ እንዳለ ፋይሎቼ ጠፉ ማለት ነው። ግን ስልኬ ላይ ነው ሁሉም ፎቶ እና ቪዲዮ የተቀመጠው ስልኬ ላይ ነው። እና በድሮ ልጅ እያለው የተነሳሁት። እንደገና እንደዚህ በሂደት የምነሳቸው ፎቶዎች አልበም ላይ እየቀሩ አሉኝ። እሱን አሁን ላይ ግን ስልኬ ከጠፋ በቃ ባዶዬን እንደቀረውኝ ነው ምንም አይነት ፎቶ ሳይኖረኝ የመቅረቴ ነው ማለት ነው። ግን አያድርገውና ነው እሱም እሱም አያድርገውና የሚባለው እንጂ ስሪ ከጠፋ ምንም አይነት ፎቶ ላይኖረኝ ይችላል ምክንያቱም የማስቀምጠው አሁን ላይ በራሴ ስልክ ተነስቼ የዛው ስልኬ ላይ ነው። እንደዚሁ በካሜራም ብነሳ በስልኬ ነው ሶፍት ዌር ይሄዳል ነው የማስልከው እንጂ። በስርዓት እንደዚህ ፕሪንት የተደረገ ፎቶ አሁን ላይ የለኝም። እንዲሁም በቅርቡ ግራጁዌት ሳደርግ ራሱ በስልኬ ነው እንደዚህ ሶፍትዌር ነው እንጂ የማስልከው በካሜራም ብነሳ በስልኬ ካሜራ ካልሆነ ሶፍትዌሩን አስልካለሁ ወይ ደግሞ በሌላ ካሜራም ብነሳ እንደዚሁም በማስላክ ነው። እንጂ ከስልክ ውጪ አልበም ላይ የቀረ ፎቶዬ በድሮ ጊዜ የተረሳሁት የልጅነት ፎቶዎቼ ምናምን ናቸው። እንደዚሁ ከጓደኞቼም ጋር ስነሳ ከቤተሰብ ጋርም ስንነሳ ከ በስልኬ ነው አሁን ላይ ይመስለኛል አልበም ቀርቷል። ብዬ ነው ማስበው ምክንያቱም ሁሉም ሰው ፎቶውን ወይ ደግሞ የተለያዩ ቪዲዮዎች አድርጎ በስክሪን ይመለከታል። ቪዲዮም ቢሆን በስክሪን በፍላሽ ተደርጎ ያው በስክሪን ነው የሚታየው እና አሁን ቀርቷል ብዬ ነው የማስበው። እንትን ማስቀመጥ እና ግን የድሮ የልጅነት ትዝታዎች ያሉ የተለያዩ ከድሮ ከአብራዶ ከአብሮአደጎቼ ጋር የተነሳሁት ከትምህርት ቤት ጓደኞቼ ጋር የተነሳሁት የተለያዩ ፎቶዎች ኤለመንተሪ ላይ እያለሁ የተለያዩ ፎቶዎች የተነሳሁት አልበብ ላይ የቀሩ አሉ። ግን አሁን ላይ ከአሁን እንዲሁም ከጓደኞቼ ጋርም ከቤተሰቦቼ ጋርም የተለያየ ፕሮግራም ላይ በምንሄድበት ሰዓት የምንነሳውን ፎቶ በስልኬ ላይ ይገኛል። ስልኬ ላይ ነው አብዛኛው ፎቶ ያለኝ በቃ ይሄን ስልክ ከያዝኩኝ ጀምሮ ከ ለረጅም አመት ሶስት አመት ሁለት አመት ከአራት አመት ያለፈው ፎቶ አለኝ። ስልክም ብቀይር ወደዚህኛው ወደ አዲሱ ስልክ እየገለበጥኩኝ የድሮ ፎቶዎቼም እንዳሉ ሆኖ ይገኛሉ ማለት ነው። እና ከ በስልኬ ነው ፎቶዬን እያስቀረው የምገኘው። አሁን ላይ ሁሉም ሰው አልበም ቀርቷል ብዬ ነው የማስበው። በአልበም ማስቀመጥ ምክንያቱም አሁን በራሳችን ካሜራ እንነሳለን እዛው ላይ ስልካችን ላይ ይቀመጣል ማለት ነው። ከዛ በምንፈልግበት ሰዓት ላይ እዛው ካሜራችን ውስጥ ገብተን ፎቶአችንን መመልከት እንችላለን እንደ ድሮ አልበም እያገላበጡ የተለያዩት በተለያዩ ትዝታዎች መጓዝ ምናምን ቀርቷል ብዬ ነው የማስበው። ምክንያቱም ደግሞ ይሄ ስልክ ነው ግን በስልክም ቢሆን ከጓደኞቼ ጋር አሁን የተነሳኋቸውን ፎቶዎች በማይበት በቃ ያ ቀን ደስ ትዝ ይለኛል ምናምን ትውስታው ምናምን ያው ነው። ልክ እንደ አልበም ነው ማለፍ ነው። እና አሁን እኔ ፎቶዬንም ማስቀምጠው የተለያዩ ፎቶዎች አሉኝ ብቻዬንም ሊሆን ይችላል እኔ ደግሞ ካሜራ በጣም ነው የምወደው። በሄድኩበት ጓደኞቼንም ሊሆን ይችላል ወይ ደግሞ ራሴም ሰልፊ ሊሆን ይችላል። የተለያዩ ፎቶዎችን ተነስቼ ነው የምመጣው። እና የተለያዩ ቦታዎች በመሄድበት ሰዓት የተለያዩ ፎቶዎች ተነስቼ ነው የምመጣው። እና ያ ልክ እንደ ትዝታ ይቀመጥልኛል ማለት ነው። እንደዚህ ዋይፋይ በሚቋረጥበት ሰዓት ምናምን እሱን በመመልከት ነው ጊዜንም ማሳልፈው በዛውም ብዙ እነሳና ልክ የሆነ ሁሉም ፎቶ ደና ላይሆን ይችላል ወይ አንዳንዱ ተደጋጋሚ ሊሆን ይችላል። አንዳንዱ ደግሞ ማያምር ሊኖር ይችላል። ዋይፋይ በሚቆረጥበት ሰዓት ያንን እያየሁ አሪፍ አሪፎቹን እያስቀመጥኩኝ ሌሎቹን ዲሊት በማድረግ ስልኬ ላይ ነው እያስቀመጥኩ